አዎ ስራ ቦታ ላይ በርካታ ጓደኞች አሉ። እና ከጓደኞቼ ጋር በመተጋገዝ ነው የምንሰራው አብዛኛውን ስራ የምንሰራው እንደ አጋጣሚ ሆኖ። ለሁለት ሆነን ነው የምንሰራው ከጓደኞቼ ጋር ከጓደኛዬ ጋር። ግማሹን አንደኛውን ስሰራ እኔ አንደኛውን እሰራለው። ቀድሞ የጨረሰ እንተጋገዛለን። እና በጣም ነው የምንተጋገዘው በእረፍት ላይ እናርፋለን። እና እተረዳዳን

አወ ብዙ ጊዜ ለሰዎች አውንታዊ አስተያየቶችን እሰጣለሁ። ብዙ ጊዜ ከሰዎች ጋር ያለኝን ግንኙነት የማጠናክርበት መንገድ። ከሰወች ጋር ላለመጣላት አወንታዊ ቃላቶችን መጠቀም ጥሩ ነው። አወንታዊ ቃላቶይ የትኛውንም ሰው ያጠነክራሉ ያጎብዛሉ ተስፍ ይሰጣሉ ተስፍን ያለመልማሉ። እና ሁላችንም ሁልጊዜም ቢሆን አወንታዊ ቃላቶችን ተጠቅመን የሰዎችን ልብ ማደስም እችላለን ሰዎችንም ማበርታት ይቻላል። ሰዎች እንደሚችሉ እንደሚያደርጉት አቅምእዳላቸው መንገርም ያስችላል። የሰዎችን አእምሮአቸውን ይገነባል ኮንፊደንሳቸውን ይጨምርላቸዋል የማድረግ ፍላጎታቸውን ይጨምራል።